አዎ ማሸነፍ እችላለው። በተለያዩ እንቅስቃሴዎችን ራሴም ሆነ ሌሎች ሰዎችም ሆነ ማሸነፍ እችላለው። በስራህ በተለያዩ ዘርፎች በምታደርጋቸው እንቅስቃሴዎችን በብዙ መንገድ ማሸነፍ እችላለው።

አዎ፣ የተለያዩ ስራዎችን እንደገና ጥቅም ላይ ማዋል እችላለሁ። የተሰሩ ስራዎች ሊሆን ይችላሉ እ ተሰርተው የተጣሉ እቃዎች ሊሆኑ ይችላሉ፣ እነዛ እቃዎች ተመልሼ ጥቅም ላይ ማዋል እችላለሁ።

ጨው ብዙ አልወድም በመጠኑ እወዳለሁ። ሲበዛ ግን ብዙ አልወድም። በመጠኑ ሲሆን ጨው ደስ ይለኛል። ከዛ ካለፈ ግን ለጤናም ጎጂ ስለሆነ። ብዙ ተመራጭ አይደለም።

ዋና ሀላፊነቶቼ ቤትን ማስተዳደር ነው። እኔ በምኖርበት ቤቴን በደንብ ማስተዳደር አለብኝ። እና ዋና ሀላፊነቴ ቤት ማስተዳደር ነው። ለቤት የሚሆኑ የተለያዩ ስራዎችን በመስራት ቤቴን አስተዳድራለሁ

በበጋ ወቅት የግል ስራዬን ነው የምሰራው የተለያዩ ስራዎች እሰራለሁ በበጋ ወቅት። በጋ ከክረምት ለየት የሚያደርገው ከተለያዩ የሰዓት አጠቃቀም በበጋ የተሻለ ስለሆነ ብዙ ስራዎችን እሰራለሁ።

አዎ እድል አለኝ። በምኖርበት ጊዜያቶች ብዙ ደስ ደስ የሚሉ እጣ ፍንታዎች አሉኝ። እና እድል በብዛት እጠቀምበታለው። እድሌን ስለዚህ እኔ እድለኛ ነኝ ብዬ ነው የማስበው።

መዋባያ አልጠቀምም። እኔ በተፈጥሮዬ ኮራለሁ። መዋቢያ አልጠቀምም። በዛ ለጤናዬም ስጋት ስላለብኝ አልጠቀምም።

አዎ በእጅ መሸመን አቃለው እንደአጋጣሚ ሁኖ አባቴ ብእጅ ይሽምን ነበር ሸማኔ ነበር ብዙ ልብሶችን በእጁ ይሰራ ነበር እና በእጅ መሸመንን በድንብ አውቃለው አባቴም የዛን ስራ ባለ ሙያ ስለነበር።

የኔ ልዩ ችሎታዬ ስዕል መሳል ነው። ስዕል መሳል ከልጅነቴ ጀምሮ በጣም እወዳለሁ። እና የኔ ልዩ ችሎታ የምለው ስዕል መሳል ነው። ስዕል መሳልን በጣም እወዳለሁ። የተለያዩ ስዕሎችንም መሳል እችላለሁ።

የስራዬ ቦታዬ የመንግስት ድርጅት ነው። እና ጸዳ ያለ ነው። ብዙ ሰራተኞች አሉት። በዛ ስራ ውስጥ ተሰማርቼ ነው የምሰራው። እና ሀላፊነት ያለበት ስራ እና ጥራቱን የጠበቀ ነው

ማቅረቢያ ማድረግ እችላለሁ። ብዙ የማቅረቢያ መንገዶችን አሉ። ከነዚያ ውስጥ ብዙወቹን ማቅረብ እወዳለሁ። ማቅረቢያ ማድረግም እችላለሁ ብዙ ጊዜም የምጠቀምበት ስለሆነ

በመስታወት ብዙ የምቆይ ሰው አይደለሁም ወደ ሶስት ደቂቃ መቆየት እችላለሁ ከዛ በላይ ብዙም አልቆይም። ብዙም የመስታወት ተጠቃሚ አይደለሁም። ግን አልፎ አልፎ ከሁለት እስከ ሶስት ደቂቃ ያህል። መቆየት እችላለሁ።

ከሁሉም ቁጥሮች የምወደው ቁጥር አስራ ሁለት ነው። በብዛት አስራ ሁለት ቁጥርን እወዳለሁ ቁጥሮች በብዛት የሚወደዱ ቁጥሮች አሉ። እኔ የምወደው ቁጥር አስራ ሁለት ቁጥር ነው።

እኔ የምወደውን በዓል የገና በዓል ነው። የገና በዓል በሃይማኖታዊ ይዘቱም በአከባበሩም ያለው ይዘት በጣም ይመቸኛል። እና እኔ ከምወዳቸው በዓሎች የገና በዓልን ነው።

አዎ ወደ ሱቅ ከመሄዴ በፊት ምን ምን መግዛት እንዳለብኝ ገና ከመውጣቴ በፊት ዝርዝርን እጽፋለሁ። ምክንያቱም እዛ ከሄድኩኝ በኋላ እንዳልረሳው ከመሄዴ በፊት ዝርዝር ጽፌ ነው ወደ ሱቅ የምሄደው።

ከምወደው ጣፋጭ ምግብ አንዱ ማር ነው። ማር በጣም ይመችኛል ሁሌም እጠቀማለሁ። ከምወዳቸው ጣፋጭ ምግቦችም ማር አንዱ ስለሆነ። ሁሌም የዘወትር ምርጫዬ ነው።

አዎ ሌሎች ሰዎችን መርዳት በጣም ያስደስተኛል። ሌሎች ሰዎችን መርዳት እወዳለሁ። የተቸገር ሰዎችን ሄጄ መርዳት በጣም ደስ ይለኛል። ከምኮራባቸው የሰብአዊነት ስራዎችም አንዱ እሱ ነው።

የምወደው ሬስቶራንት እዚህ በምኖርበት አካባቢ የምወደው ሬስቶራንት አለ። ያ ሬስቶራንት ፍሬንድስ ይባላል። እዛ ሬስቶራንት ሄጄ ነው የምጠቀመውም እምዝናናም።

እኔ በብእር ነው ሁሌም የምጽፈው እርሳስ ብዙ ጊዜ ለስዕል ነው የምጠቀምበት። በአብዛኛው የምጠቀመው ግን በብእር ነው የምጽፈው ሁሌም። ስለዚህ አብዛኛውን ምርጫየ በዕር ነው በብእር ሁሌም እጽፋለሁ።

እኔ የምተኛው ሌሊት ነው። ምሽት ከአራት ሰዓት ጀምሮ እተኛለሁ። ጠዋት አስራ ሁለት ሰዓት ሲሆንም እነቃለሁ። ስለዚህ እኔ የምተኛው ምሽት አራት፣ አራት ሰዓት ሲሆን ወደ መኝታ ቤቴ እገባለሁ።

ላፕቶፕ የለኝም በብዛት የምጠቀምበት በእጅ ስልኬ ነው። በእጅ ስልኬን የተለያዩ ስራዎችን እሰራለሁ። ላፕቶፕ በቅርቡ እገዛለሁ። አሁን ግን ላፕቶፕ የለኝም በእጅ ስልኬ ነው። ሁሉም ነገሮች የምጠቀም

አዎ ቡና መፍጨትን እ አውቃለሁ። ሁሌም እ እኛ ቤት የምኖርበት ቤት ከቤተሰቦቼ ጋር ቡና ስለሚጠጣ እ ያ ቡና ሲፈጭ እ ሁሌም አያለሁ። እና ቡና መፍጨትን አውቃለሁ። አንዳንዴም እኔም እራሴ ቡና እፈጫለሁ።

የምወደው መጠጥ ጠላ ነው። ጠላ በጣም እወዳለሁ። እኛ አካባቢ ጠላ በብዛት ይጠመቃል። በበአልም በኖርማል ሰዓትም ጠላ ይጠመቃል እና ጠላን በጣም እወዳለሁ።

አዎ ቀልድን መናገር እወዳለሁ። ቀልድን መናገር እወዳለሁ ከዛ ይልቅ ግን ቀልድ ሚናገርም ሰው ያዝናናኛል። እኔ ለራሴ ቀልድ መናገር እወዳለሁ። ቀልድ ሁሌም ያዝናናል ያስቃል።

የምወደው ቀለም ሁሌም በብዛት የምወደው ሰማያዊ ቀለም ነው። ሰማያዊ ቀለም በብዛት እመርጣለሁ። በተለያዩ መንገዶች ሰማያዊ ቀለምን እወዳለሁ። የቅብ ቀለምም እሱ ሰማያዊ ነው የምወደው።

አዎ መተግበሪያዎችን አወርዳለሁ። አውርጄም እጠቀምባቸዋለሁ የተለያዩ መተግበሪያዎችን አሉ። እነሱን መተግበሪያዎችን እያወረድኩ የተለያዩ ስራዎችን እሰራበታለሁ እና መተግበሪያዎችን ማውረድ በጣም ጠቃሚ ነው።

ቀዝቃዛ አየርን አየር ሁኔታ በጣም እወዳለሁ። ከምቆት ይልቅ ቀዝቃዛ አየር ሁኔታ በጣም ይመቸኛል። በቀዝቃዛ አየር ሁኔታ ስኖርም ለኔ ተስማሚ ነው። ለሰውነቴም ተስማሚ ስለሆነ ቀዝቃዛ አየር ሁኔታን በጣም እወዳለሁ።

አዎ ስልጠና እወርዳለሁ። በተለያያ መንገድ የተለያዩ ስልጠናዎችን አሉ እነዛን ስልጠና መቼም በመውሰድ የተለያዩ ስራዎችን መስራት ይቻላል። እነዛ ስልጠናዎች በመውሰድ ደግሞ ለስራዬ ስለሚያቀልልኝ ስልጠና መውሰድ እወዳለሁ።

ማታ የምመገበው ከቤተሰቦቼ ጋር ሶስት ሰዓት ነው ሶስት ሰዓት ሁሌም እራት እንበላለን። ከቤተሰቦቼ ጋር ሶስት ሰዓት እራት በልተን አራት ሰዓት ወደ መኝታ ቤት እንገባለን። እና የምግብ ሰዓቴ የእራት ሰዓቴ ሶስት ሰዓት ነው።

ከማነባቸው መጽሐፍቶች የምወደው መጽሐፍ ፍልስፍና ነው። በፍልስፍና የተጻፉ የተለያዩ መጽሐፍቶችን ማንበብ እወዳለሁ። ፍልስፍና በጣም ይመቸኛል። በዛ የተጻፉ መጽሐፎችን ሁሌም አነባለሁ።

በመስመር ላይ ሙዚቃ አልሰማም። በመስመር ሙዚቃ የመስማት ልምድም የለኝም። ሙዚቃ የምሰማው ሁሌም በቤቴ ውስጥ ነው። ወይም በአልጋዬ እያለሁ ነው ሙዚቃ የምሰማው እንጂ በመስመር ላይ ሙዚቃ አልስማም።